የጨረቃ ብርሃን ትወዳለህ የምለው? አዎ በጣም ነው ምወደው የጨረቃ ብርሃን በጣም እወዳለሁ። አንዳንድ ጊዜም እጠቀማለሁ። ሲበዛ ነው። ጥሩ የማይሆነው እንጂ በመጠኑ የፀሀይ ብርሃን አሪፍ ነው። ምክንያቱም ጥቅም አለው ብዬ ስለማምን ማለት ከፀሀይ ብርሃን የሚገኝ። ጥቅሞች ስላሉ በተለይ ከጠዋት ከሁለት ሰዓት እስከ ሶስት ተኩል ያለው አካባቢ። የፀሀይ ብርሃን በጣም ይወርዳሉ ደስ ይለኛል ማለት ነው። ለአንዳንዱ ለጤናም ጥሩ ነው። የሚል ሀሳብ ስላለኝ በጣም እወዳለሁ ፀሀይን። ብርሃኑን ማለት ነው። ቫይታሚን ዲ ከሚባሉ ነገሮችም አንዱ ከፀሀይ ብርሃን ስለሚገኙ። የጨረቃ ብርሃን በጣም ነው ምወደው።

ሙዚየም መሄድ ትወዳለህ የሚለው? አዎ በጣም ነው የምወደው ሙዚየም መሄድ። የምወደው ምክንያት ደግሞ ስለ ሙዚየም ታሪክ አዳዲስ ነገሮች። ታውቃለህ፣ ታያለህ እንደዛ ስለሆነ። ስለ ሙዚየም አዳዲስ ነገሮች ማወቅም ማየትም ደግሞ ደስ ይለኛል። የሀገርን የተለያዩ ሀገሮች አሉ ሙዚየሞች ለማወቅ። ጥሩም ውዬ ስለማምን ማለት ነው። በጣም ነው ደስ የሚለኝ በደንብ እወዳለሁ።